እሺ አሁን ደግሞ በበጋ ወቅት ምን ታደርጋለህ ለሚለው ጥያቄ? እንግዲህ በበጋ ወቅት በብዛት እኔ እስከ አስራ አምስት አምስት አመት እስኪሞላኝ ድረስ ገጠር ስላደኩኝ በጋ ወቅት ላይ ብዙም ስራ አይኖርም። ትምህርት ነበር የሚማሩ ስለዚህ በጋ ወቅት ላይ ትምህርት በመማር ነው ማሳልፈው ማለት ነው። አሁን ደግሞ ትምህርቱም አልቋል ስለዚህ ስራ ላይ ነው። አብዛኛውን ጊዜ ማሳልፍ ማነው? ስራ በመስራት ወይም ደግሞ ስራ ላይ ሆኜ ነው በጋ ወቅትን የማሳልፈው። ያው ገጠር አካባቢ ላይ እንግዲህ ብዙ ነገሮች ይሰራሉ ለምሳሌ ክረምት ሙሉ ስንሰራ የነበርነውን ሂል መሰብሰብ ወደ ቤት ወደ ቆጥ ማስገባት እንደዛ ደግሞ ወደ ጎተራችን መሰብሰብ የሚሰበሰበው ሂል በበጋ ወቅት ነው ማለት ነው። ስለዚህ ያ ነገር የሚሰራው በጋ ወቅት ላይ ነው። በብዛት ስለዚህ አሁን ደግሞ እኛ በጋም ክረምትም አንልም በልግም አንልም ሁሌም ስራ ላይ ማለት ነው። ከዚህ በኋላ እኔ ከተማ ኦልረዲ ከተማ አገብቼ ስላለው ከተማ ላይ ደግሞ እንግዲህ ስራ ነው። በጣም የምሰራው ስለዚህ ቀንም ሌሊቲም እንግዲህ እንቅልፍን ከእንቅልፍን አጎልዬ በጣም ስራ እየሰራሁኝ ነው ማለት ነው። ምክንያቱም ይሄ ምሰራው ወይ ደግሞ የተሰማራሁበት ስራ በጣም ትኩረት የምሻና እንደዛውም ደግሞ በጣም ጊዜ ሚፈልገን ስራ ነው። ስለዚህ ያንን ታሳቢ አድርጌ እንግዲህ ከእንቅልፌ ማጎድሌ በጣም ስራን እየሰራሁኝ ነው ማለት ነው። ምክንያቱም ይሄ ስራ ለተወሰነ ጊዜ ብቻ ነው ሚቆየው ስለዚህ ደግሞ እድሉ የመጣው በበጋ ወር ስለሆነ በበጋ ወቅት ስለሆነ አሁን ላይ በጣም ስራውን በደንብ እየሰራሁ ነው ያለሁት ማለት ነው። ስለዚህ እያንዳንዱን ነገር ስንሰራ ወይ ደግሞ ስናከናውን ማድረግ ያለብን ነገር ቢኖር ሁላችንም ከልባችን ያንን ነገር ላይ ትኩረት ሰጥተን መስራት ግድላል ማለት ነው። እንደዛ ካደረግን እንግዲህ መለወጥ እንችላለን። ስለዚህ በበጋ በበጋ ወቅት እንግዲህ ሌላ ደግሞ ሚደረገው ያው ሰርጊ ይኖራል ይደገሳል ስለዚህ ዘመድ አዝማዶችንን በሰርግ ምክንያት በተለያዩ አይነት መንገዶችን ለማግኘት እንግዲህ ወደ ሰርግ ስፍራም ወደ ሰርግ ቦታዎችም የመሄድ አይነት ልምዶች ይኖራሉ ማለት ነው። ብዙ ጊዜ ያንን ነገርም እናደርጋለን። ይሄ ደግሞ በጣም ያው እኛ የለመድነው ነገር ነው። በበጋ ወቅት ነው ሰርግ የሚደገሰው ብዙ ነገር ሰው ቤት እሚሰራው እኔም በብዛት በበጋ ወቅት ነው። እያንዳንዱ ነገር በብዛት ብዙ ነገር አብዛኛው ነገር እሚደረገው በ ምን ወቅት ነው ማለት ነው። በበጋ ወቅት ስለሆነ ስለዚህ ያንንም ታሳቢ በማድረግ ብዙ ጊዜ እንግዲህ እኔ ያንን አደርጋለሁኝ ማለት ነው። ስለዚህ ይሄ ያው ወሳኝና በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እንደኔ እንደኔ ያው በጋ ወቅት በጣም ብዙ ተጨማሪ ነገሮችን መስራት ላይ ትኩረት ብናደርግ አሪፍ ነው። በአይነኝ ምክንያቱም ይሄ በጋ ወቅት እንግዲህ በጣም አስፈላጊ እና በጣም ያው ተጨማሪ ነገሮችን ለመስራት እድል የምናገኝበት ወቅት ስለሆነ ያንን ታሳቢ አድርጎ ሁሉም ሰው አስፈላጊውን ነገር ቢሰራ እና በዛው ህይወቱን ለመቀየር ትኩረት ቢያደርግ አሪፍ ነው። ለምሳሌ በግብርና ብንወስድ የመስነው ሊማት ሚሰራው በብዛት በበጋ ወቅት ነው ምክንያቱም መስኖ ሲባል ዝናብ ሲቆም አይደለ ስራው የሚሰራው ስለዚህ መስኖ ላይ በጣም ትኩረት አድርጎ መስራት እና መሬቱን ማልማት ጥሩ ነገር ነው። ብዬ አስባለሁኝ። ዝም ብለን ክረምት ብቻ እየሰራን ቁጭ ብለን ከምንጠብቅ እንደዛ በጋም ላይ ጨመረን ሰርተን ህይወታችንን ሚያሻሽሉልን ህይወታችንን ሚቀይሩልን ነገሮችን መስራት እና እንደዚህ አይነት ነገሮች ላይ ጊዜያችንን ማሳለፍ አሪፍ ነው። ብዬ ነው ማስበው። እንደኔ እንደኔ ስለዚህ ያንን ማድረጋችን ደግሞ ጥቅሙ ለኛው ነው። የህይወታችንን ይቀይራል የኛ ህይወት ተቀየረ ማለት ደግሞ በአካባቢያችን ያሉ ቤተሰቦቻችን ሊሆን ይችላሉ ዘመዶቻችን ሊሆን ይችላሉ የነሱም ህይወት ይቀየራል። ባንረዳቸው ባናግዛቸው ራሱ ከእኛ ተሞክሮ ተነስቶን እነሱም ጥሩ ነገር በመስራት የቤታቸውን መቀየር ወይ ደግሞ የተሻለ ነገር መስራት ወይ ወደ መስራት ይነሳሳሉ ማለት ነው። ስለዚህ በጋ ወቅት እንግዲህ በጣም ምቹ ነው። ሁሉንም ነገር ለማድረግ ያው ዘመዶቻችንን ሩቅ ቦታ ያሉትን ዘመዶቻችንን ለማግኘት ያው ከረምት ላይ እንደሚታወቁ ዝናብ ዘምቦ ወንዝ ሞልቶ ሰው ያው ተራርቆ ይቆይና ከዛ በጋ ላይ በደንብ ይገናኛል። ስለዚህ ያንን ታሳቢ አድርገን ያው ከዘመዶቻችን ጋር ለመገናኘት ማቀድ መሰብሰብ እንደዚህ አይነት ነገሮች በጣም አስፈላጊ ናቸው። እኔም ያኔን በማድረግ ነው ማለት ነው። ስለዚህ በአጠቃላይ በበጋ ወቅት ምን ታደርጋለህ? ሚለው ስራን ይሰራሉ ትምህርት እማራለሁ ከዘመዶቹ ጋራ እገናኛለሁ እና የተለያዩ አይነት ቦታዎችን እየዞርኩኝ እጎበኛለሁ ማለት ነው። በጣም

እሺ አሁን ደግሞ ዛሬ የአየር ሁኔታው እንዴት ነው የሚል ጥያቄ መጥቷል? ዛሬ እኔ ጋር ያለው የአየር ሁኔታ ሙቀታማ ነው ይሞቃል እንደዛውም ደግሞ ንፋስ ስላለው ትንሽ እነዚህ ከንፈርን የሚያደርቅ ሰውነታችንን ትንሽ የሚያደርቅ አይነት የነፋስ አይነት ነገር አለ። እና ያው ወቅቱ ደግሞ በጋ ስለሆነ በጋ ደግሞ ሁሉም ቦታ ላይ በጣም በሙቀት ነው የሚታወቀው ሙቀት ያለው ነገር ነው። ግን ከሙቀቱም በላይ ትንሽ አየር ሁላ ለየት የሚያደርገው ነገር ንፋሱ ነው ንፋሱ ትንሽ ለቆዳችን እንደዚህ ለከንፈራችን ለሰውነታችንም ምቹ የሆነ አይነት ነገር አይደለም። በብዛት ደስ የሚል አይነት ነገር አይደለም። ማን ንፋሱ ባይኖር ግን እንደዚህ ፀሀይ ብቻ ነው እሱም ትንሽ ይሞቃል እኔ በብዛት ያው ከቤት ስለማልወጣ። ያን ያክል እኔ ላይ ጉዳት አያደርስብኝም። ግን ለስራ እንደዚሁም ደግሞ የተለያየ ቦታዎች ለመሄድ ስንቀሳቀስ እንግዲህ ይሄ የአያር ሁኔታ ትንሽ የሚረብሽ አይነት ነገር ነው ማለት ነው። ስለዚህ በአጠቃላይ ካሉት አየር ሁኔታዎች መካከል እንግዲህ እኔ ንፋስ ባይኖር ደስ ይለኛል ምክንያቱም በዚህ አሁንም በጋ ወቅት ላይ አዋራ ስላለ ንፋስ ሲነሳ እንግዲህ አዋራውን እያነሳ አይናችሁን ውስጥ ይከትብንና እንደዛውም ደግሞ በጣም ልብሳችንን ፀጉራችንን ያበላሽብናል ማለት ነው። እና አሁን ደግሞ እኔ ያለሁበት ቦታ ላይ ገና መንገድ እየተሰራ ስለሆነ ይሄ መንገድ ተቆፍሮ ነው ያለው ስለዚህ አዋራ አለ ስለዚህ ንፋስ ሲነሳ ያ ነገር ያው እኛ ላይ ጉዳት ሊያደርስብን ይችላል ማለት ነው። በአጠቃላይ ስለዚህ እኔ የምመርጠው አይነት አየር ሁኔታ ቢኖር እንግዲህ እንደዚህ ትንሽ ቀዝቀዝ ያለ አይነት አየር ሁኔታ ቢኖር ደስ ይለኛል ግን እዚህ ደግሞ ያ ነገር የለም። ወይ ብርድ ነው የሚሆነው ወይ ደግሞ ሙቀት ነው ማለት ነው። አሁን ላይ እዚህ ሙቀት ነው ያለው የአየር ሁኔታው ሙቀት ላይ ደግሞ ንፋሱ ተጨምሮበት እንግዲህ አንዳንዴ ከንፈራችንን እያደረቀብን ሰውነታችንንም እነዚህን ነጫጭ ነገር እያወጣብን ትንሽ ደስ የሚል አይነት የአየር ሁኔታ አይደለም ማለት ነው። ስለዚህ ይሄም ወቅት ነው የሆነ ጊዜ ያልፋል የሆነ ጊዜ ይመጣል እንደዚህ አይነት ነገሮች ያው ሁሉም ቦታ አይደለም እኔ አሁን ከሳምንት በፊት ሌላ ቦታ ነበርኩኝ እዛ ቦታ ላይ ደግሞ እነዚህ አይነት ነገር አልነበረም ማለት ነው። አየሩ ደስ ይላል በጣም ሁሉ ነገሩ ውሃው ሁሉ ነገሩ በጣም ደስ የሚል ነበር። እና ከዛ ወደዚህ ስንመለስ ደግሞ እንደዚህ ሆኖ ጠበቀን ማለት ነው። ስለዚህ ያ ነገር ያለው ነገር ወይ ደግሞ ያ ያለ ነገር ነው ማለት ነው። ስለዚህ የአየር ሁኔታ እንግዲህ ሁሉም ቦታ ላይ ተመሳሳይ አይደለም። አንድ ለምሳሌ በጋ ሆኖ ራሱ በጋ ላይ በጣም የሚቀዘቅዝ ደግሞ ቦታ ሊኖር ይችላል። በዛው ልክ ደግሞ በጣም ክረምት ላይ ሆኖ ደግሞ በጣም የሚሞቅ ቦታ ሊኖር ይችላል። እና ሁሉም ቦታ ተመሳሳይ አይነት የአየር ሁኔታ እናይ ወይ ደግሞ የተመሳሳይ አይነት ተመሳሳይ የአየር ሁኔታዎችን አንመለከትም ማለት ነው። ስለዚህ በአጠቃላይ እንደኔ እንደኔ ያው ዛሬ ላይ ያየሁት ያለሁት ወይ ደግሞ እዚህ ያለው አየር ሁኔታ ለኔ በጣም ደስ ይላል። ያው ከቤቴም ስላልወጣሁኝ ውጪ ላይ ግን ያለው ነገር ንፋስ ያለውና ትንሽ ሙቀት ያለበት አይነት የአየር ሁኔታ አለ ማለት ነው። ስለዚህ ያ ነገር ያው ትንሽ ምቹም ይመስለኛል። ለስራ ምክንያቱም አሁን ዝናብ ሲኖር እና እንደዚህ ቅዝቃዜ ሲኖር ነው ብዙ ጊዜ የተንቀሳቀስን ስራ እንዳንሰራ የሚያደርግን እንጂ ይሄኛው በጣም አሪፍ ነገር ነው። የሚያስቸግር ነገር አይደለም። ነው በአጠቃላይ ምክንያቱም ሁሉም ሰው እንደፈለገ ተንቀሳቅሶ በመኪናም ሊሆን ይችላል። በተለያየ አይነት ነገር እየሄደ እየተንቀሳቀሰ ያንን ነገር ወይ ደግሞ ያንን ስራ መስራት ስለሚችል በጣም የሚያመችና በጣም ሁኔታውን የሚያቀልልን አይነት ነገር ነው ብዬ ነው የማስበው። እኔ ስለዚህ እንግዲህ ካሉት አየር ሁኔታዎች እኔ የምወደው አየር ሁኔታ ቀዝቀዝ ያለ ወይ ደግሞ በጣም ብዙም የማይበርድ ብዙም የማይቀዘቅዝ አይነት አየር ሁኔታን በጣም እወዳለሁ ማለት ነው። ስለዚህ ያ ነገር ለኔ በጣም እንግዲህ ወሳኙና በጣም ጠቃሚ ነገር ነው። ሌላው ሌላው ደግሞ እንግዲህ ስራችንን ራሱ ለመስራት አሁን ለምሳሌ አንዳንድ ነገሮችን ለማከናወን የሚያስፈልገው ነገር ቢኖር ያው የአየር ሁኔታው ጥሩ መሆን አለበት ማለት ነው። በአጠቃላይ ያው የአየር ሁኔታው ምቹ ከሆነ ወይ ደግሞ የማይመች አይነት የአየር ሁኔታ ከሆነ ደግሞ ከተፈጠረ ያ ነገር እንግዲህ ብዙ ጊዜ ምንድነው ማለት ነው? ይሄ ስራችን ላይ ትንሽ ተጽዕኖ ይፈጥራል ማለት ነው። ስለዚህ አየር ሁኔታ ወሳኝ ነገር ነው። ስለዚህ አሁን ላይ እዚህ ያለው አየር ሁኔታ ስራ ለመስራት ጥሩ ነው። ግን እንዴት? ነው ራሳችንን ጠብቀን ራሳችንን አንከባክበን አምሮብን ስንወጣ ያው አዋራ ስላለ ንፋሱም ስላለ አንድ ላይ ይመጣና ትንሽ የሚረብሽ አይነት ነገር ሊፈጥርብን ይችላል የሚል ነው። እንጂ በአጠቃላይ ይሄ ነው ማለት ነው። ስለዚህ የዛሬው አየር ሁኔታ እዚህ ጋር ሙቀታማ ነው ለማለት ነው። አመሰግናለሁ

እሺ አሁን ደግሞ የትኛውን ባህላዊ ምግብ ትወዳለህ ለሚለው ጥያቄ እንግዲህ ብዙ አይነት ባህላዊ ምግቦች አሉ ካሉት ባህላዊ ምግቦች መካከል እኔ በጣም የምወደው። እሄ ገፎን በቅቤ እንደዚህ ያሉ ለምሳሌ ጨጨብሳ የሚባል ባላዊ ምግብ አለ እንደዛ ደግሞ ጨኮ የሚባል ባህላዊ ምግብ አለ። በጣም የምወደውና በጣም ብዙ ጊዜ ለመመገብ የምፈልገው አይነት የምግብ አይነቶች ናቸው ማለት ነው። እነኚህ እንግዲህ ባህላዊ ምግብ ሲባል እንግዲህ ድሮ ሰወች ከድሮ ከጥንት ጀምሮ ሲጠቀሙ የነበሩና የተለያዩ አይነት ለየት ያሉ ዝግጅቶች ላይ ብቻ የሚቀርቡ አይነት ምግቦች ናቸው። አሁን አሁን ግን ያው የተለያዩ አይነት ሆቴሎች እንደዛ ሪዞርቶች ሬስቶራንቶች ተከፍተው ያንን ባህላዊ ምግቦችን የሚያቀርቡ አሉ። ማለት እሱን አቅርቦ ከዛ የመመገብ አይነት ነገር ይኖራል ማለት ነው። በብዛት ስለዚህ እኔ ያው ካሉት ባህላዊ ምግቦች መካከል እንግዲህ ጭኮን ጨጨብሳን እንደዛው ደግሞ ጩምቦ በጣም በጣም በጣም የምወደው አይነት ባህላዊ ምግብ ነው። ማለት ነው ስለዚህ እሄ እንግዲህ በጣም የምወደውና በጣም መመገብ የምፈልገው አይነት ምግብ ነው ማለት ነው። ሁሌም ማለት ነው ስለዚህ ጭንቦ በጣም ስበላ በጣም የሚያጠግበኝ ምግብ ነው እንደዛም ደግሞ በጣም እንደዚህ ቅቤ አለው አይብ አለው አንድ ላይ ከዛ ሆኖ ሲበላ በጣም ደስ የሚልና እንደዛም ደግሞ እኔ የምንበላበት መንገድ ራሱ ለየት ያለ ነው። ምክንያቱም ሰው አንድ ላይ ተሰብስቦ ወይ ደግሞ በቡድን ነው የሚበላው አንድ ሰው ብቻውን አይችለውም። ስለዚህ ጩቦን ያው ብዙ ጊዜ መመገብ ከምፈልገው አይነት ምግብ አንዱ ነው ማለት ነው። ስለዚህ በጣም የምመርጠውና በጣም የምፈልገው አይነት ምግብ ነው ማለት ነው። እሄ ጩቦ የሚባለው በጣም ካሉት ባህላዊ ምግቦች እንግዲህ እሄ ወደ ወለጋ አካባቢ ላይ በጣም ይታወቃል እሄ ምግብ ወይ ደግሞ እሄ ባህላዊ ምግብ ማለት ነው። እና አሁን በትእዛዝ ነው የሚሰራው እሄ አንዳንድ ምግብ ቤቶች ስንነግራችሁ በትዛዝ ከየት እንደሚሰራ ዳቦ እንደሚሰራ እንደዛው እሄንን ጭቦ በኪሎም የተባለ የሚሰራበት አይነት ነገር ነው ማለት ነው። ስለዚህ እንግዲህ ይሄንን በጣም የምወደውና ጭቦን በጣም በጣም መመገብ የምፈልገው አይነት ምግብ ነው ማለት ነው። ስለዚህ ጩቦ ሲባል እንግዲህ ቂጣ አለው ከዛ ከላይ አይብ ይደረግና እሱ ላይ ደግሞ የተለያዩ አይነት ነገሮች ይጨመሩበታል እንደዚህ ቁጭ ቁጫ ይጨመርበታል እንደዛው ደግሞ ቁጭ ቁጫ ወይ ደግሞ ዳጣ ይደበል ይጨመርበታል እንደዛው ደግሞ ቅቤ ይደረግበትና እንደዚህ የረጋ ቅቤ በጣም ይደረግበትና በጣም ምግቡ በጣም ደስ በሚልና በጣም በሚጣፍጥ መልኩ ነው የሚቀርበው ማለት ነው። ስለዚህ ጣፋጭ ነው በጣም የሚያጠግብ አይነት ምግብ ነው። በጣም የሆነ ደስ የሚል አይነት ምግብ ስለሆነ አሁን ላይ የምንመገበው ደግሞ እሱን መብላት ያዝደስተኛል። ማነው እና ወይ ደግሞ መብላት ይፈልጋሉ ማነው? ስለዚህ በአጠቃላይ እንግዲህ እሄ ካሉት ባህላዊ ምግቦች ጭንቦን በጣም ለየት ያደርገዋል አሰራሩም ለየት ይላል አበላሉም በዛው ልክ ለየት ይላል። ብቻችን አይደለም የምንበላው ሁሉም የቤተሰብ አባል አንድ ላይ መጥቶ ወይ ደግሞ ጥሪ የተደረገላቸው ሰዎች አንድ ላይ ይመጡና አንድ ላይ ነው የምንመገበው ማለት ነው። ስለዚህ እሄ በጣም ለየት ያለ ባህላዊ ምግብ ነው ማለት ነው። ስለዚህ ጩቦ በጣም ምወደውና በጣም የምፈልገው አይነት ምግብ ነው ማለት ነው። ሁሌም መብላት ሁሌም መመገብ የምፈልገው አይነት ምግብ ነው ስለዚህ ያው ጨጨብሳም እና ጭኮም እንደዛው በጣም በጣም የሚታወቁና ከገብስ የሚሰራ ነው። በብዛት አሁን እሄ ጩኮ ይባሉና እሱም ቅቤ አለው የ ምንድነው? የሚባለው እሄ የ የገብስ ዱቄት አንድ ላይ በረጋ ቂቤ በደንብ ይታሽና ያ ምግብ ይዘጋጃል ማለት ነው። ሌላ ነገር ሳይደረግበት ትንሽ ትንሽ ጨው እየጨመሩ ከዛ በቂቤ በዛው ቂቤ ይሰሩታል ማለት ነው። ስለዚህ እሄም በጣም ሚጣፊጥና በጣም ደስ የሚል ባህላዊ ምግብ ደስ ከሚሉት ባህላዊ ምግቦች አንዱ ነው ማለት ነው። ስለዚህ እንግዲህ እሄ በጣም ደስ የሚያሰኝና በጣም የሚጣፊጥ አይነት ምግብ ነው። እሄን እንደውም ለየት የሚያደርገው ደግሞ ምንም ሳይሆን ለብዙ አመታት መቀመጥ የሚችል አይነት ምግብ ነው እሄኛው ማለት ነው። ምንም ሽታው ሳይቀየር እንደዛ ደግሞ ጣዕሙ ሳይቀየር ብዙ ለብዙ ጊዜ መቆየት የሚችል አይነት ምግብ ስለሆነ እሄም በጣም የሚገርም እና በጣም ለየት የሚል አይነት ምግብ ነው። ስለዚህ እሄኛውንም ያው ካሉት ባህላዊ ምግቦች በጣም እመርጣለሁኝ። ሌላው እንግዲህ እንዳልኩት ጨጨብሳ ነው። ከዛ ብዙ አሉ ክትፎ አለ። እንደዛ ደግሞ ጎመን በስጋ እንደዚህ እንደዚህ ያሉ ነገሮች እንጮቴ በጣም ይሄው አፋኝ የሚባለውም ይሄም ባህላዊ ምግብ ነው። በተለይ ወደ ደንቢዶሎ አካባቢ ላይ በጣም የምታወቀው አይነት ባህላሪ ሚግብ ስለሆነስ ምንም በጣም እወዳለሁኝ ማለት ነው። ስለዚህ በአጠቃላይ የምወዳቸው ባህላዊ ሚግቦች እነዚህ ነው።

እሺ አሁን ደግሞ ምን የቤት እቃዎችን ትጠቀማለህ? ለሚለው ያው የቤት እቃዎች ብዙ አይነቶች አሉ። ክትንሹ ለመጀመር ሲኒ አለ ከዛ ሲኒ ደግሞ የ የቡና እና የሻይ ለብቻ አለ ብርጭቆ አለ ማለት ነው ለሻይ እንደዛው ደግሞ ማስቀመጫው አለ የሲኒማ አስቀመጫ እንደዛውም ደግሞ መስተጠቢያዎች አሉ ባሌዎች አሉ። የውሃም የሚጠጣባቸው ኩባያዎች አሉ። እንደዛም ደግሞ ወንበሮች ወይ ደግሞ መቀመጫዎች አሉ። እንደዚህ ፍንጃሎች ወይም ደግሞ እንደዚህ ቴብሎች ይኖራሉ። ዱካዎች ይኖራሉ። ቤት ውስጥ ምት ከምንጠቀምባቸው መካከል ደግሞ ሌሎቹ አይነት እነ ስቶቭ እነ ሳይህን አሉ እንደዛ ደግሞ በምጣድ አለ ስለዚህ ያው ቤት ውስጥ ያሉ ወይቃዎች ብዙ ናቸው። ምክንያቱም ደግሞ እንግዲህ ለተለያየ አላማ ስለምንጠቀምባቸው ቤት ውስጥ ስንኖር ለብዙ አይነት ነገር ነው የምንጠቀመው የቤት እቃዎችን እና ለዛ በጣም የምናገኘው ወይ ደግሞ ምንጠቀምባቸው አይነት እቃዎች ብዙ ናቸው ማለት ነው። በአጠቃላይ ስለዚህ ይሄንን የምናደርገው ወይ ደግሞ ይሄንን እንግዲህ የቤት እቃዎችን የምንጠቀማቸው ለብዙ ነገር ነው። ለምሳሌ እንደዚህ ይሄ ለመመገቢያ ምግብ ለመስራት እነዛ ደግሞ ለመቀመጥ ለመተኛት እነዛም ደግሞ ለማንበቢያም ሊሆን ይችላል። እንደዚህ ለመደገፍ ያልሆነ ይችላል። እረፍት ለማድረግ ስናስብ ምንጠቀምባቸው ሊኖሩ ይችላሉ። ስለዚህ በአጠቃላይ እንግዲህ የምንጠቀምባቸው የቤት እቃዎች ያው ብዛታቸው እንደ እንደ እንደ ለያል ማነው ምክንያቱም ይሄ በጣም ወሳኝነት ያለው እና በጣም ይሄ ወሳኝነት ያለው ነው በጣም ጠቃሚ ነገር ነው። ስለዚህ ሁሉ ነገር እንግዲህ እንደ እነሱ ፍላጎት ወይ ደግሞ ሁሉ ነገር እንደ ፍላጎታችን ወይ ደግሞ መስራት እንደምንፈልገው አይነት ነገር ያው የምንጠቅመውባቸው ቤት እቃዎችም ይለያያሉ ማለት ነው። ለምሳሌ ምግብ ለመስራት ወይም ደግሞ ምግብ ማብሰል እንውሰድና ምግብ ለመውሰድ ትላንት የሆነት መንገዶች አሉ። ለምሳሌ በከሰል ምግብ ማብሰል ይቻላል። ከሰል ለዛ ደግሞ የሚያስፈልገው የቤት እቃ ከሰል ማንደጃ ነው። እዛ ላይ ደግሞ የሚቀመጠው ብረዲስት አለ ስለዚህ ያ ብረዲስት የብረት ሊሆን ይችላል እነዛን ደግሞ ከሸክላ የተሰራም ሊሆን ይችላል ማለት ነው። ስለዚህ ቡና ለማፍላትም እሱን መጠቀም እንችላለን። አሁን ደግሞ ጊዜ ያመጣውን ስቶም የሚባለውን ማሽኔን መጠቀም ይችላል ማለት ነው። ምክንያቱም ገና እሳት እያቀጣጠልን ግዚአችንን ከምናጠፋ በቀላሉ ስቶቭም ብቻ መጀመሪያ ከመብራት ጋር አገናኝተነው ከዛ በመክፈት ያ የምፈልገውን አይነት መገብ የመስራት እንጂ ለለማን በአጭር ጊዜ ስለዚህ ይሄን በጣም ደስ የሚልና አሪፍ ዜና ነው። በብዛት ግን ይሄንን ለማድረግ እንግዲህ ያው አቂም ያስፈልጋል እንደዛም ደግሞ የምንኖርበት ቦታ ወሳኝ ነው። ለምሳሌ ገጠር ላይ ያደገ ወይ ደግሞ ገጠር ላይ ያለ ሰው እንደዚህ ለማድረግ ይቸገራል ምክንያቱም የኤሌክትሪክ አቅርቦትም የለም። የአማራጭ መብራት አቅርቦትም የለም። እንደዛ ደግሞ ይሄ ብቻ ሳይሆን እንግዲህ እውቀቱን የሚያስፈልጋል እንዴት መጠቀም እንዳለባቸው እና ሳያውቁ የምጠቀሙ ከሆነ ትንሽ ህይወታቸው ላይ አደጋ ሊያደርስባቸው ስለሚችል ማለት ነው። ስለዚህ በተቻለ መጠን አውቀነው ነው ወይ ደግሞ ስለዛ ነገር በደንብ ገብቶን ወይ ደግሞ ተረዳን ብንጠቀምበትና አገልግሎት አገልግሎት ለምን ፈልጎ አገልግሎት ብንጠቀምበት እላለሁኝ እንደዛ ካደረግን ወይ ደግሞ እውቀትን ካሌልን ወይ ደግሞ መርዳት ወካለን ያው ህይወታችንን ሊከብድ ይችላል ማለት ነው። ስለዚህ መጀመሪያ ላይ የቤት እቃዎች ላይ እንግዲህ የምንጠቀምባቸው የቤት እቃዎች ያው ወሳኝ ወሳኝ የሚባሉት ውሃ የምንጠጣበት ውሃ የምንቀዳበት እነዛውን ደግሞ በጣም በብዛት ምግብ ለመስራት የምንጠቀምባቸው እነዛ ምግብ ለመገበያ የምንጠቀምባቸው አይነት የቤት እቃዎች በብዛት ይኖራሉ ማለት ነው። ይሄ ደግሞ የሚያሳየው ምንድነው? እንግዲህ ከድሮ ጀምሮ እንግዲህ ሰዎች ህይወታቸውን ሲኖሩ ቤት ውስጥ ወይ ደግሞ መኖሪያቸው ውስጥ የምትጠቀሙባቸው አይነት ዝውውር የተወሰኑ አዎ ያ እቃ እየተሻሻለ እየተሻሻለ ይመጣና አሁን ላይ በአሪፍ ሁኔታ ደስ በሚል ሁኔታ እየሰራን ነው። እኔ የሚያዘየው ብሎ በጣም በሚከብድ እና በጣም በማይታሰብ መልኩ በጣም ግዙፍ የሆኑትን ነገሮችን ተሸክሞ ቤት ውስጥ የሚጠቀም ነገር አለ። አሁን ግን የተሻሻለ የተሻሻለ መጣና ቤት ውስጥ የምንጠቀማት ሰው እቃዎች በጣም አሪፍ ሆነው መጥቷል ማለት ነው። በአጠቃላይ እንግዲህ ቤት ውስጥ የሚጠቀማቸው እቃዎች ጉበያ ወይ ደግሞ ውሃ መጠጫ አለ ጆክ አለ ውሃ የሚቀዳበት እጄን የምታጠብበት እንደዛውም ደግሞ ምግብ የማወስልበት ከስቶቭ ጀምሮ ከዛ የምመገብበት ሳህኖች ይኖራሉ። ብዙ አይነት ነገሮች አሉ። ሲኒም ጨምሮ

እሺ አሁን ደግሞ የቤት እንስሳ አለ የሚል ጥያቄ መጥቷል እንግዲህ እንደ አጋጣሚ ሆኖ እኔ የቤት እንስሳ የለኝም። ያው የቤት እንስሳ ሲባል እነ ድመት እነ ውሻ እና የተለያዩ የቤት እንስሳዎች አሉ ሰዎች እንግዲህ የተለዯየ አላማ የቤት የራሳቸው የሆኑትን የቤት እንስሳዎች ይኖራቸዋል። እንግዲህ እኔ እንደ አጋጣሚ ሆኖ በብዛት እንደዚህ አይነት ነገር ላይ ትኩረት አላደረገም ወይ ደግሞ ገና እነሱን ለማከባከብ ጊዜ ማጥፋት ስለማልፈልግ እንዲኖረኝም አልፈልግም። መብዛት እና የቤት እንስሳ ከሚኖረኝ ያው ከሰው ጋር ቢኖርም ነው የምመርጠው። ላይክ ብቻዬን የምኖር ከሆነ ጓደኛ እፈልጋለሁ ወይ ደግሞ ከእኔ ጋራ የሚኖር ሰው እፈልጋለሁ ማለት ነው። ያንን አድርጌ እንግዲህ ያው ራሴን በጣም ደስ በሚል መልኩ እያዝናናሁኝ መኖር ይፈልጋሉ እንጂ ከእንስሳትጋር መኖር አልፈልግም። ምክንያቱም ያው በጣም ደስ የሚል ጊዜ ወይም ደስ የሚል ፍቅር ይሰጡናል ይታወቃል በጣም ደግሞ በዛው ልክ ያው አደጋ ያለውም ነገር ነው። ምክንያቱም አንዳንዴ እንደ ሰው አይደሉም ስለማይናገሩ ልቀየሩብን ይችላሉ ማን አንዳንዴ ጉዳት ሊያደርሱብን ይችላሉ። ስለዚህ በተለይ የተለያዩ የበሽታዎችን ሰው ላይ ሊያስተላልፈው ይችላሉ እንደዛም ደግሞ እነሱን ለመንከባከብ ራሱ ወጪዎቹ ሊከብዱም ስለሚችሉ ለነሱ ለብቻ ምግብ መፈለግ በጣም አስቸጋሪ ነው። ስለዚህ ከእንስሳት ጋር ለመ ከመኖር እኔ ከሰው ጋር መኖርን ስለምመርጥ እና በጣም እነሱን ለማንከባከብ ብዙም በቂ የሚባለው ጊዜ ስለሌለ እኔ የማስበውና በጣም ወይ ደግሞ እኔ የምመርጠው ነገር እንግዲህ ወይ ብቻዬን መኖር ነው ወይ ደግሞ ካስፈለጌ እንደአስፈላጊነቱ ከሰው ጋር መኖርን ነው ምመርጠው በብዛት ያንን ነገር ነው የማደርገው ማለት ነው። ስለዚህ የቤት እንሶ እንስሳ እንግዲህ የብቸኝነት ስሜት እንዳይሰማን እንደዛውም ደግሞ ብቻዬን ብቻችንን የምንኖር ከሆነ ለመዝናናት አክል እንኳን ያው የሚጠቅሙ ናቸው ግን ያን አክል ለየት ያለ ነገር ደግሞ ያላቸው አይመስለኝም ማለት ነው። በጣም ብዙ አመት ያው ብቻዬን ኖሬ ብቻዬን ሆኜ ስላየሁትና በጣም ስላሳለፍኩት ያን ያክል የሚያስቸግር ነገር አይመስለኝም ለኔ ብቻ መኖር ማለት ለየት ያለ ነገር አይደለም። ለኔ ስለዚህ በጣም ምወደውና በጣም የምፈልገው አይነት ህይወት በጣም የተረጋጋ ነገር ነው። ብቻዬን ስኖር ከዛ ያሻኝን ነገር እያደረኩኝ መውጣት ካስፈለገኝ የፈለኩት ሰዓት እየወጣሁኝ ብቻዬን ስለሆንኩኝ የፈለኩት ሰዓት እየገባሁኝ መኖር በጣም ነው የሚያስደስተኝ እንደዚህ አይነት ህይወት ነው የምፈልገው ማለት ነው። በአጠቃላይ እንጂ ይሄ ከእንስሳት ጋር እንደዛም ከተለያዩ ነገሮች ጋር መዳረቅን ወይ ደግሞ ከእነሱ ጋራ ሰጣ ገባ ውስጥ መግባትም አልፈልግ ገና እነሱን ለማንከባከብ እነሱን ለማጠብ ብዙም ጊዜ ማጥፋት አልፈልግም። ራሴ ላይ ብቻ ትኩረት አድርጌ የራሴ የሆነውን ህይወት መኖር ነው የምፈልገው ማለት ነው። እኔ በአጠቃላይ እንግዲህ ይሄ እንግዲህ የቤት እንስሳ የተለያዩ አገራ አገራቶች ላይ ሰዎችን ኢባብን ጨምሮ እንደዚህ ብዙ አይነት ኢንሳአቶችን አሳ አለ በተለያዩ አይነት ክፍፎች አሉ እንደዚህም ደግሞ በጣም ብዙ እሌንሄም ጭምር ብዙም ብዙ አሉ እነሱም ጨምሮ ሰዎች በጣም ይጠቀማሉ ማለት ነው። እንደ ቤት ኢንስሳ እና እንግዲህ የሰው ፍላጎት ይወስነዋል ወይ ደግሞ የምንፈልግበት አላማ ይወስነዋል። ያንን ነገር ያው ሰዎች ያው ዝም ብሎ አይደለም በርግጥ እንደዚህ የቤተሰቦችን የምትጠቀሙት የራሳቸው የሆነ የምክንያት ይኖራችኋል ግን እንደኔ እንደኔ ያው ያ ነገር ያን አክል አስፈላጊ ሆኖ አይታይኝም ማለት ነው። ያው ከሰው ጋራ መኖር እንችላለን ወይ ደግሞ ከሰው ጋር ተስማምተን መኖሩ ይሻላል እንጂ እኔ ያን ነገር ለማድረግ ወይ ደግሞ ያንን ነገር ወይ ደግሞ የቤት እንስሳን ለማሳከም ለማንከባከብ ምግብ ለመፈለግ ጊዜን ማጥፋትም አልፈልግም ማለት ነው። በአጠቃላይ ስለዚህ ይሄ ነገር በጣም ያው ዝግጅትን የሚጠይቅ አይነት ነገር ነው። እቃዎችን ሊያበላሹብን ይችላሉ ቤት ውስጥ እነዚህ ብዙ ነገሮችን ሊያበላሹብን ይችላሉ። ሁሌም ያው እነሱን ትተን መሄድ ደስ ላይል ይችላል ሰውን ፍለጋ ቤት ግቢውን ሊያብላሹ ስለሚችሉ። ሰውን ከለመዱ ከሰው ጋር ነው መሆን የምፈልጉት። ስለዚህ እኛ ደግሞ ሁሌ ውሻን ይዘን ወይ ደግሞ ሌላ ነገር ይዘን አንድ ላይ ወደሚፈልጉ ቦታ መጓዝ ወይ ደግሞ ማንቀሳቀስ ስለማንችል ያ ነገርም ትንሽ አስቸጋሪ ስለሆነ እኔ እንደዚህ አይነት ነገር እንዲመጣብኝ ስለማልፈልግ ያናክል ፍላጎት የለኝም ማለት ነው። ስለዚህ በአጠቃላይ የቤት እንስሳን ያልፈለኩበት ወይም ደግሞ እንዲኖረኝ ያላሰብኩበት ምክኒያት ቢኖር ለዚህ ነው ማለት ነው። በአጠቃላይ ስለዚህ የቤት እንስሳ አለ ወይ ለሚለው ጥያቄ እኔ የቤት እንስሳ የለኝም ማለት ነው። በአጠቃላይ የቤት እንስሳ ኖሮኝም አያቅም ማለት ነው።

እሺ አሁን ደግሞ አይስክሬም ትወዳለህ? ለሚለው ጥያቄ እንግዲህ አይስክሬም አሁን በጣም እወዳለሁ ያው ሁላችንም እንደምናውቀው አይስክሬም በጣም ጣፋጭ በጣም ደስ የሚል ምግብ ስለሆነ ጣፋጭ ደግሞ ያው ባናበዛም መጠቀማችን ጥሩ ነው። እኔ አይስክሬም መመገብን በጣም እወዳለሁ በጣም አይመርጠው አይነት ምግብ ነው የማነው ስለዚህ አስክሬም መብላት በጣም ነው የሚያዝደስተኝ ማለት ነው። ስለዚህ አይስ ክሬምን በጣም እመገባለሁኝ ብዙ ጊዜ ካፍተሬያዎችን ሲሄድ ከምትጠቀማቸው ምግቦች አንዱ አይስክሬም ነው ማለት ነው። ስለዚህ እንግዲህ አይስክሪም ጣፋጭ ስለሆነ በውስጡ ያዘው ስኳር መጠን ከፍተኛ ነው እነዚህ ሰውነትን ክብደት በመጨመር ላይ በጣም ትልቅ ሚና አለው። ስለዚህ የራሳችንን ክብደት የራሳችንን ኪሎ መጨመር የምንፈልግ ሰዎች በብዛት እሱን ብንጠቀምና በጣም ብንመገበው አሪፍ ነው ብዬ አስባለሁኝ። እኔ አይስክሬም አይደለም ምክንያቱም ይሄ በጣም ደስ የሚልና በጣም የሚያስደስት አይነት ነገር ነው። አዎ ስለዚህ ይሄ ለየት የምልና በጣም ደስ የምል አይነት ነገር ነው ማለት ነው። ስለዚህ አይስክሬም በጣም ደስ የሚያሰኝና በጣም አሪፍ ነገር ነው ስለዚህ አይስክሬምን በጣም እወደዋለሁ በጣም እፈልገዋለሁ በጣም ደስ ይለኛል ማለት ነው። ስለዚህ አይስክሬን በብዛት እኔ እመግባለሁኝ ስለዚህ ይሄ አይስክሬም እሚባለው ምግብ እንግዲህ ያው በእኛ ሀገር ላይ ቅርብ ጊዜ ነው የመጣው። ማለት ቅርብ ጊዜ ስል ከዛ በፊት እዚህ የምታወቅ ነገር አልነበረም ማለት ነው። ስለዚህ ሰዎች ውጭ ሀገር ላይ ነው ያ ነገር የሚታወቀው እና ያው ደግሞ አሁን አለም እንደ አንድ መንደር ስለሆነች ያንን ሁሉ ነገር ወደዚህም ሀገር አልጥቶ አንድ ላይ ቀላቅሎ ያን ነገር የመጠቀም ነገር መጥቷል። ማለት ነው ስለዚህ ሰዎች ውጭ ሀገር ያዩትን ወይ ደግሞ የውጭ ሀገር ካፍቴሪያዎች ላይ ያዩትን እዚህ በአምጥቶ እየሰሩ ተመሳሳይ ነገር እዚህም መጠቀም እንድንችል እያመቻቹልን ነው። ስለዚህ ይሄ ደግሞ አለም እንደተባለው እንግዲህ ወደ አንድ አይነት መንደርነት እየተጠጋችና እየመጣች እንደሆነ ነው የሚያሳየው ማለት ነው። ስለዚህ እኔም አይስክሬም ያው ድሮ ውጭ ሀገር ላይ ብቻ ስለሚታወቅ እድሉ አይኖርም ነበር አሁን ግን እዚሁ ሁሉም ቦታ ላይ ስለሚሰራ አይስክሬም መመገብ እንችላለን። ለዚህ ተመግቤ አይቼ ከዛ ስለሚጣፍጥና እንደዛ ደስ ስለሚል አይስክሬምን በጣም እወደዋለሁ በጣም መመገብ እንችላለን ለዚህ ተመግቤ አይቼ ከዛ ስለሚጣፍጥና እንደዛ ደስ ስለሚል ላይክ ስክሪን በጣም እወደዋለሁ። በጣም በጣም ያው የተለያዩ አይነቶች አሉ። ብላክ ፎረስት የሚባል አለ። እንደዚህ ተቆራጮቹ የእንግላንድ ወይ ደግሞ የእንግላንድ አይስክሬም እንባላለን ብዙ አይነቶች አሉ እና ግን ብዙ በነጩ በጥቁሩ እንደዛም በብጫ መልክ የሚሰሩ አይነቶች አስክሬሞች አሉ። ስለዚህ ያ ሁሉ እንግዲህ ጣዕማቸው ተመሳሳይ ነው የተለየ ያው ኬሚካል ሊኖራቸው ይችላል ትንሽ ለየት ያለ ነገር ቢኖረውም ሁሉም ጣፋጮች ናቸው እና በጣም ተመራጭ ናቸው። በተለይ ልጆች በጣም የሚመርጡት እና በጣም የሚወዱት አይነት ምግብ ነው። በብዛት እንግዲህ ኤኬክስ ሰራ እንግዲህ አይስክሬም ያው ከላይ ክሬሙ ይደረግበታል። ግን አይስክሬም ደግሞ ያው ለብቻ ነው የሚበላው እዛ እሱን መንገድ ላይ ስንጓዝ እንደዚህ ወክ ስናደርግ እየበላን መሄድ የምንችል አይነት ነገር ነው ማለት ነው። ስለዚህ ይሄ በጣም ደስ የሚልና በጣም የሚጣፍጥ አይነት ነገር ነው ስለዚህ ሁሌም ያው መመገብ እፈልጋለሁኝ ማለት ነው። ስለዚህ ከሃያ ስክሬ ቀጥሎ ደግሞ ያው ኬኮችን ኬክ ደግሞ ያው ክሬም ስለሚቀባበት የተለያየ አይነት ኬኮች አሉ ተቆራጮቹ እንደዛም ደግሞ ለብቻ ላይ ብቻ የሚቀርቡ አይነቶች ኬኮች አሉ። ስለዚህ ያንንም ያው ብዙ ጊዜ እኔ መብላትን ወደ መጠቀም እፈልጋለሁ ማለት ነው። ስለዚህ በአጠቃላይ አይስክሬሞች እንግዲህ በጣም ደስ የምሉና በጣም ምጣፍጥ አይነት ምግቦች ናቸው። እንደዛም ደግሞ በጣም ያው ህይወታችንን ለመቀየር ህይወታችንን ለምሳሌ በተለይ ልጆች በጣም ስለምወዱ ያስክሬም ስራ ላይ ካመጣን ወይ ደግሞ ከስራውን ከጀመረን በጣም አዋጭ ነው ማለት ነው። ምክንያቱም ልጆቹ በጣም ያን ነገር መብላት ስለምፈልጉ። ወላጆቻቸው ወይም ደግሞ ቤተሰቦቻቸውን አስገድዶ ይዘው ምጡና ከዛ ሁሌም አይስክሬም መብላትን ይፈልጋሉ ስለዚህ ከዛ በጣም ብዙ ብር ማግኘት ወይ ደግሞ በዛም ብዙ ብር መስራት እንችላለን። ማለት ነው ስለዚህ አምል እንዳመጥኩኝ እንግዲህ ሁሉም ያው በተቻለ መጠን በጥሩ መልኩ ያን ነገር ሰርቶ ከዛ በጣም ብዙ ብር ማግኘት ይችላል ማለት ነው። ስለዚህ እንደ ቢዝነስም የሚጠቅም ነገር ነው። ስለዚህ በአጠቃላይ እንግዲህ እይታችንን ለማጣቃል ያክል አይስክሬም እወዳለሁ። ይሄ ለምለው ጥያቄ አይስክሬም አዎ በጣም እወዳለሁ በጣም መመገብ የምፈልገው አይነት ምግብ ነው ማለት ነው። አመሰግናለሁ